የድርጊቱን ባህል ትወደዋለህ ይህ ጥያቄ በስራ አለም ውስጥ በጣም አስፈላጊና ጥልቅ ትርጉም ያለው ጥያቄ ነው። ብዙ ሰዎች ስራ ሲፈልጉ ደሞዝን የስራ መደብን ወይም የስራ ሰዓትን ብቻ ይመለከታሉ። ነገር ግን ከእነዚህ ሁሉ በላይ የሰው የሰው ህይወት የሚነካ ድርጅት ባህል ነው። የድርጅት ባህል ሲባል ምን ማለት ነው የድርጅት ባህል ማለት ሰራተኞች እርስ በእርሳቸው እንዴት እንደሚነጋገሩ? እንዴት እንደሚተባበሩ አመራሩ ሰራተኞች እንዴት እንደሚያከብርና ችግር ሲኖር እንዴት እንደሚፈታ የሚያሳይ ነገር ነው። ይህ ባህል በየቀኑ በስራ ቦታ የምንሰማውንና የምንሰራውን ይወስናል። አንዳንድ ድርጅቶች ጤናማ ባህል አላቸው በእነዚህ ድርጅቶች ውስጥ ሰራተኛ እንደ ሰው ይከበራል። ሀሳቡ ይሰማል ስህተት ሲሰራ ለመማር እንጂ ለመፍረድ አይጠቀምበትም። እንዲህ ያለ ባህል ያለውን ድርጅት መውደድ ቀላል ነው ሰው በደስታ ይሰራል በጉጉት ይነሳል ውጤቱም ይጨምራል። ነገር ግን ሁሉም ድርጅት ጥሩ ባህል የለውም አንዳንድ ድርጅት ውስጥ ፍርሃት ይኖራል። ሰራተኞች ሀሳባቸውን ለመናገር ይፈራሉ። አመራሩ ራሱን ከሌሎች በላይ ያያል። እንዲህ ያለ ባህል ውስጥ ሰራተኛ ብዙ ጊዜ ደስታውን ያጣል ጭንቀት ይጨምራል ፍላጎቱም ይቀንሳል። በዚህ ሁኔታ የድርጅት ባህልን ትወደዋለህ ተብሎ ሲጠየቅ መልሱ አይሆንም ነው። የድርጅት ባህል በአመራር ብቻ አይፈጠርም በሰራተኞችም ይገነባል። እያንዳንዳችን በስራ ቦታ የምንውለው የምንሰራውና ሌሎችን የምንመለከትበት መንገድ ባህሉን ያበረክታል ወይስ ያበላሻል? ስለዚህ የድርጊት ባህልም ወደድ ማለት በዚያ ባህል ውስጥ እራሳችንን ማየት ማለት ነው። እኔ በግል ደረጃ የድርጅት ባህል ምን ያህል አስፈላጊ እንደሆነ አምናለሁ። ጥሩ ባህል ያለው ድርጅት ሰውን እንዲያድግ ያግዛል ህይወቱን ያሳድጋል ራሱን እንዲያምን ይረዳዋል። እንዲሁም ሰራተኛ ድርጊቱን እንደ ሁለተኛ ቤቱ ያያል። በመጨረሻ የድርጂቱ ባህል ትወደዋለህ የሚለው ጥያቄ ለእያንዳንዳችን መጠየቅ ያለበት ጥያቄ ነው። እኛ ብቻ ሳይሆን ድርጂቱም እንዲያሻሽል የምንጫወተው ሚና ትልቅ ነው። ጥሩ ባህል ካለ እንወደዋለን ካልነበረም ለማሻሻል እንሞክራለን። ይህ ነው የተሻለ ድርጊትና የተሻለ የስራ ህይወት መንገድ።

እሳት ለማንደድ ምን ትጠቀማለህ? ይህ ጥያቄ ቀላል ቢመስልም በእለታዊ ህይወታችን ውስጥ ትልቅ ትርጉም ያለው ነው። እሳት ከጥንት ጀምሮ ለሰው ልጅ መሰረታዊ መሳሪያ ነበር ለመግብ ለማብሰል ለሙቀት መስጠት ለመብራት እና ለህይወት ቀጣይነት ተጠቅመነዋል። ስለዚህ እሳት ለማንደድ የምንጠቀምበት መንገድ የአኗኗራችንን ደረጃ ያሳያል። በባህላዊ ህይወት እሳት ለማንደድ ብዙዎቻችንን እንጨትና እሾህ እንጠቀማለን እንጨት በቀላሉ የሚገኝ እና ለብዙ ቤተሰቦች ዋና የእሳት ምንጭ ነው። በገጠር አካባቢዎች ሰዎች እንጨት ይሰበስባሉ። ያደርቃሉና ለማሰብ ይጠቀሙበታል እሾህ ደረቅ ሳርና ቅጠል ደግሞ እሳትን በፍጥነት ለማንደድ ይረዳሉ። ብዙ ቤቶች እሳት ለማንደድ ኩኪዎችን ወይም ነዳጅ ይጠቀማሉ ኪሮሲ ነዳጅ በቀርሞ ጊዜ በብዙ ቤቶች ከተለመደ ነበር። በቀላሉ እሳትን ያነዳል ነገር ግን አደጋ ሊያመጣ ስለሚችል በጥንቃቄ መጠቀም ያስፈልጋል። አንዳንድ ሰዎች የኪሮሲን መብራት ወይም መጥበሻ ይጠቀማሉ በዘመናዊ ከተሞች ብዙ ቤቶች ጋዝ ይጠቀማሉ። ኤልቢቺ ጋዝ ለመግብ ማብሰል በጣም ተመራጭ እና ንጹህ ነው ንጹህ ፈጣን እንዲሁም ጭስ አያስከትልም። ጋስ ለማንደድ መብራት ወይም ራይተር እንጠቀማለን ነገር ግን ጋዝ እንደሚፈስ አደጋ ሊኖረው ስለሚችል ሁል ጊዜ ይሄ ጥንቃቄ ያስፈልጋል። አንዳንድ ቤቶች የኤሌክትሪክ ምድጃ ይጠቀማሉ በዚህ ሁኔታ እሳት በትክክል አይኖርም ነገር ግን ሙቀት ይፈጥራል ይህ ዘመናዊ ቴክኖሎጂ ንጹህ ነው አደጋውም ከሌሎች ይቀንሳል ነገር ግን ኤሌክቲክ መቋረጥ በብዙ አካባቢዎች ችግር ስለሆነ ሁሉም ሰው ሊጠቀምበት አይችልም። ከእነዚህ በላይ አንዳንድ ሰዎች ባዮጋዝን ይጠቀማሉ ባዮ ጋዝ ቀን ስሳት ፍግቦይም ከኦርጋኒክ ቆሻሻ የሚመነጭ ነው። ይህ ንፁህና ለአካባቢው ተስማሚ ነው በአንዳንድ ገጠር አካባቢዎች ይሄን መንገድ እየተስፋፋ ነው። እሳት ለማንደድ እንጨት ጋዝ ነዳጅ ወይም የኤሌክትሪክ መጠቀም የአካባቢን ሁኔታ የኢኮኖሚ አቅም እና የዘመን ሁኔታን ጋር ይያያዛል። ነገር ግን ከሁሉም በላይ የሚጠበቀው ድህነት ድህነት ነው። እሳት ህይወትን ያስከትላል ነገር ግን በእንክብካቤ ካልተጠቀምንበት አደጋ ሊሆን ይችላል። በመጨረሻም እሳትን ለማንደድ ምን ትጠቀማለህ የሚለው ጥያቄ ስለ ምግብ ብቻ አይደለም። ስለ አኗኗራችን ስለ ደህንነታችን ስለወደፊታችን ነው። እኛ እሳትን እንጠቀምበት ነገር ግን እሳት እንዳይጠቀምብን በትንቃቄ መሆን አለበት።

በጀት ታስተዳድራለህ? ይህ ጥያቄ በመጀመሪያ ቀላል ቢመስልም በህይወታችን ውስጥ ከፍተኛ ተጽኖ ያለው ጉዳይ ነው። በጀት ማለት ገንዘብም ብቻ መቁጠር አይደለም በጀት ማለት ህይወትን መያዝ ፍላጎትን መቆጣጠር እና ወደፊት በእቅድ መመራት ማለት ነው። በዘመናችን ብዙ ሰዎች ገንዘብ የለኝም ይላሉ ነገር ግን እውነቱን አንዳንድ ጊዜ ገንዘብ እንዴት እንደምንጠቀምበት አናውቅም በጀት ማስተዳደር የማያውቅ ሰው ብዙ ገንዘብ ቢኖረውም ሁል ጊዜ ይጎድላል በጀት የሚያስተዳድር ሰው ግን ትንሽ ገንዘብ ቢኖረውም በአንጻራዊነት የተረጋጋ ህይወት ሊኖረው ይችላል። መጀመሪያ በጀት ምን እንደሆነ እንገልጻለን በጀት ማለት የምንገነባውን ገንዘብና የምናወጣውን ገንዘብ በቅርብ ያማቀርነው ደሞዝ የንግድ ገቢ የቀን ስራ ገቢ ወይም ሌላው ሌላ ማንኛውም ገቢ ሲገባ እንዴት እንደሚከፈልና እንዴት እንደሚቀመጥ በእቅድ መወሰን ነው። በጀት ማስተዳደር ለምን አስፈላጊ ነው? መጀመሪያ በጀት ያለው ሰው ያልተጠበቀ ችግር ሲመጣ አይደነግጥም ህመም የቤት ገና የስራ መቋረጥ እንደዚህ ያሉ ነገሮች በህይወት ይከሰታሉ። በጀት የሚያስተዳድር ሰው በአንዳንድ ገንዘብ አስቀድሞ ስለተዘጋጀ ይቋቋመዋል። ሁለተኛ በጀት ሰውን ከብድር ይጠብቃል። ብዙ ሰዎች ወር መጨረሻ ገንዘብ ሲያጡ ብድር ይወስዳሉ ይህ ብድር በጊዜ ሌላ ብድር ያመጣል በመጨረሻም ሰውን ያስጨንቃል። በጀት ማስተዳደር ግን ከዚህ ክብ ያዘና ከዚህ በላይ በጀት ሰውን ወደ ህልሙ ያቀርባል ቤት መግዛት መኪና መግዛት ትምህርት በመቀጠል ወይም ንግድ መጀመር የሚፈልግ ሰው ያለ በጀት ይህንን ማሳካት አይችልም። በጀት ማለት ትንሽ ትንሽ ቢሆንም ወደ ጥልቅ ግብ መሄድ ነው። አሁን በጀት እንዴት እንደሚሰራ እንመልከት መጀመሪያ የገቢ ምንጭ መዘርዘር አለብን በወር ስንት ገንዘብ እንደገባው መጽሐፍ አለብን ከዚያ የውጪን አይነት መለየት ያስፈልጋል። የምግብ የቤት ክራይ የምጓጓዣ የመብራት እና የውሃ የልብስና ሌሎች ወጪዎች መመዝገብ መመዝገብ አለብን በጀት ሲዘጋጅ አስፈላጊና አስፈላጊ ያልሆኑ ወጪዎችን መለየት ጠቃሚ ነው። ምግብ ቤትና አስፈላጊ ናቸው ነገር ግን በየቀኑ ውድ ቡና መጠጣት ወይም ያልተፈለገ ግዢ ማድረግ ሊቀንስ ይችላል ትንሽ ትንሽ የምንቀንሰውን ነገር በወር መጨረሻ ትልቅ ልዩነት ያመጣል። በየት ማስተዳደር ውስጥ ቁጠባ አስፈላጊ ነው። ቁጠባ ማለት ከቀረ እቆጥባለው ማለት አይደለም መጀመሪያ ለቁጠባ መክፈል ነው። ገንዘብ ሲገባ ትንሽ ቢሆንም ለቁጠባ መለየት ያስፈልጋል ይህ የቁጠባ አንድ ቀን ትልቅ ድጋፍ ይሆናል። በጀት ማስተዳደር ውስጥ የቤተሰብ ሚና አስፈላጊ ነው። አንድ ሰው ብቻ በጀት ቢያዘጋጅ ነገር ግን ሌሎች ባይከተሉት አይሰራም ቤተሰብ አብሮ መወያየት መግባባትና አንድ አላማ ማኖር ያስፈልጋል። በጀት ማስተዳደር ቀላል አይደለም ትዕግስትና ልምድ ያስፈልጋል። አንዳንድ ጊዜ እቅዳችን ላይ እንሳሳታለን ነገር ግን መማርና መቀጠል አለብን። በጀት ማስተዳደር በጊዜ ላይ ልምድ ይሆናል ከዚያም የህይወት ክፍል ይሆናል በመጨረሻ በጀት ታስተዳድራለህ የሚለው ጥያቄ ለእያንዳንዳችን መልስ የሚፈልግ ጥያቄ ነው። አሁን ብንል ህይወታችን ይረጋጋል ወደፊት ወደፊታችን ይታያል ጭንቅላታችን ይቀንሳል ጭንቃታችን ይቀንሳል በጀት ማስተዳደር ገንዘብ ብቻ መቆጣጠር ሳይሆን አራሳችንንም መቆጣጠር ነው።

አዎንታዊ አስተያየት ተቀብለህ ታውቃለህ ይህ ጥያቄ ቀላል ቢመስልም በሰው ህይወት በስራ ቦታ በትምህርትና በማህበራዊ ግንኙነት ውስጥ እጅግ ጥልቅ ትርጉም ያለው ነው። አዎንታዊ አስተያየት መቀበል ማለት ሰው ስለራሱ እንዲማር እንዲያድግና እንዲሻሻል የሚረዳውን ነገር በክፍት ልብ መቀበል ማለት ነው። ብዙ ሰዎች አስተያየት ሲሰሙ በፍጥነት ወደ አሉታዊ አስተያየት ያስባሉ ሊወቅሱኝ ነው ስህተቴን ሊያሳዩኝ ነው ብለው ይጠራጠራሉ ነገር ግን አዎንታዊ አስተያየት የሚመጣው ለመጥፋት ሳይሆን ለመጠናከር ነው እሱ ሰውን የሚያበረታታ የሚያበራና የሚያቆም ነገር ነው። አዎንታዊ አስተያየት መቀበል በመጀመሪያ ራስን ማወቅ ይፈልጋል። ማንም ሰው ፍጹም አይደለም። ሁላችንም ጥንካሬያችን እና ደካማ ደካማ ደካማናታችን አለን። አዎንታዊ አስተያየት ብዙ ጊዜ ጥንካሬያችንን ያሳያል። እኛ እንኳን ራሳችንን ያላስተዋልነውን ችሎታ ያሳየኛል ይህ እራሳችንን እንደምናምን ይረዳናል። በስራ ቦታ ውስጥ አዎንታዊ አስተያየት መቀበል በጣም አስፈላጊ ነው። አስተዳዳሪ ወይም ባልደረባ አንድ ሰው ስራህ በጥሩ መንገድ አከናውነሃል ሲለው ይህ አንድ እንደ ቀላል ነገር አይደለም። ይህ ቃል የሰውን መንፈስ ያነሳሳል የስራ ፍላጎትን ያጠናክራል ቀጣይ ጊዜ የበለጠ እንዲሞክር ያበረታታል። እንዲሁም ድርጅት ውስጥ ጤናማ ባህል እንዲፈጠር ይረዳል። በትምህርት ህይወት በውስጥ አወንታዊ አስተያየት ጥልቅ ሚና አለው አስተማሪ ተማሪም በጣም ጥሩ ጥያቄ ጠይቃሃል ሲል ተማሪው ራሱን እንደሚችል ያምናል። ይህ ተማሪው ወደፊት በክፍሌ ውስጥ የበለጠ ይሳተፋል መማሩንም ይወዳል። አዎንታዊ አስተያየት መቀበል ግን ቀላል አይሆንም። ለሁሉም አንዳንድ ሰዎች ምናልባት እየሸነገሉኝ ነው ብለው ይጠራጠራሉ ሌሎች ደግሞ ራሳቸውን ዝቅ በማድረግ እኔ ይሄ አይገባኝም ይላሉ ነገር ግን አዎንታዊ አስተያየትን መቀበል ራስን መካድም አይደለም እውነትም መቀበል ነው። አዎንታዊ አስተያየት በቤተሰቡ ውስጥ በጣም አስፈላጊ ነው ወላጅ ልጆቻቸውን ሲያበረታቱ ባልና ሚስት እርስ በእርሳቸው ጥሩ ነገር ሲነጋገሩ ፍቅርና መተማመን ይጨምራል። አንድ ቀላል አመሰግናለሁ ወይም በጣም ጥሩ ነገር አድርገሃል የቤተሰብ ግንኙነትን ሊቀይር ይችላል ይህ ቃል ብቻ ማለት ነው። እኛ ብቻ አዎንታዊ አስተያየት መቀበል ሳይሆን መስጠትንም መማር አለብን ሰዎች ጥሩ ነገር ሲያደርጉ ማየትና መናገር አለብን ማድረግ እና መናገር አለብን አንዳንድ ጊዜ እኛ የምናደርገው አንድ አዎንታዊ ቃል የአንድን ሰው ቀኑን ሙሉ ሊቀይር ይችላል። በመጨረሻ አዎንታዊ አስተያየት ተቀብለህ ታውቃለህ የሚለው ጥያቄ እኛ ወደ ራሳችን ይመልሳል ክፍት ልብ ካለ ለመመር ፍቃደኛ ከሆንን አዎንታዊ አስተያየት የህይወታችንን ጉዞ ያሻሽላል። ይህ ነገር የእድገት የስኬት እና የደስታ መንገድ ነው።

የጨረቃ ብርሃን ትወዳለ? ይህ ጥያቄ ቀላል ቢመስልም በ በሰው ስሜት፤ ህይወት፤ ልምድ ባህል እና ሀሳብ ውስጥ ጥልቅ ትርጉም ያለው ጉዳይ ነው። ጨረቃ ብርሃን ብቻ አይደለም። የምናየውን ትዝታ ሰላም ጸጥታና፤ ስሜት እንሰማበታለን። ጨረቃ በሌሊት ሰማይ ላይ ሲወጣ አካባቢውን በሙሉ ይቀያይራል። ቀኑ ያለው ግርግ፤ ድምጽና፤ ጫና ይቀንሳል። ሌሊቱ ግን በጸጥታ ይሞላል። በዚህ ጊዜ የጨረቃ ብርሃን እንደ ዝምታ ጓደኛ ሰውን ይቀርባል። አይጮህ፤ አያስፈራም በረጋ መንገድ ልብን ይነካል። ብዙ ሰዎች የጨረቃን ብርሃንን የሚወዱት ምክንያት ሰላም ስለሚሰጥ ነው። ሰው በቀን ብዙ ጭንቀት ይሸከማል። ስራ ግዴታ ችግርና አስተሳሰብ አይቀርም። ነገር ግን ሌሊት ጨረቃን ሲመለከት እነዚህ ሁሉ ነገሮች ለአንድ ጊዜ ዝም ይላሉ። አእምሮውን ያርፋል ልቡ ይቀዘቅዛል። በባህላችን ውስጥ ጨረቃ ትልቅ ቦታ አላት። አሮጌዎች ጨረቃ ሞልታለች ሲሉ የጊዜን መለኪያ ይጠቀሙ ነበር። በጨረቃ ብርሃን ስብሰባ ይደረግ ነበር፤ ታሪክ ይተረክ ነበር ልጆች ይጫወቱ ነበር። ጨረቃ ሰዎችን ያቀራረበች ህገኝነት አጠናክራለች። ጨረቃ ብርሃን ለፍቅርና ለስሜት በጣም ተገቢ ነው። ብዙ ቅኔዎች ግጥሞችና ዘፈኖች በጨረቃ ላይ ተጽፈዋል። ሰው ጨረቃን ሲመለከት የሚወደውን ሰው ያስታውሳል። ሩቅ ያለን ሰው በልቡ ይቀርባል። አንዳንድ ጊዜ ጨረቃ ብርሃን ስሜታችን ይነካል። ጨረቃ ብርሃን የሚያስተምረን ትምህርት አለው። ጨረቃ ራሷ ብርሃን የላትም። የፀሀይ ብርሃን ታንፀባርቃለች። ይህ ሰውን እንደ አንድ ትልቅ ትምህርት ያስተምራል። እኛም የሌሎችን መልካምነት በማንፀባረቅ ብርሃን ልንሆን እንችላለን። ሰው በራሱ ብቻ አይበራም። በሌሎች ጋር ተጋርቶ ግን ይበራል። አንዳንድ ሰዎች ጨረቃን የሚወዱት ምክንያት ዝምታን ስለሚያመጣ ነው። ዝምታ አንዳንድ ጊዜ ያስፈራል። ነገር ግን ዝምታ የሰውን ውስጥ ድምጽ እንዲሰማ ያደርገዋል። በጨረቃ ብርሃን ሰውን ራሱን ይጠይቃል። ህይወትን ይመለከታል ወደፊት ያለውን መንገድ ያሰባል። ጨረቃ ብርሃን ለተፈጥሮ ደግሞ ውበት ይጨምራል። ዛፎች ተራሮች ወንዞች እና መሬት በጨረቃ ብርሃን ሌላ መልክ ያመጣሉ። ቀን የምናያቸውን ነገሮች ሌሊት እንደ አዲስ ይታያሉ። ይህ ደግሞ ህይወት የራሷ በየጊዜው መልክ እንደምትቀያይር ያሳስበናል። አንዳንድ ጊዜ ጨረቃ ብርሃን ሀዘንን ያስታውሳል። ሩቅ ያለ ቤተሰብ ያለ ዘመን ያጣነው ሰው በልባችን ይመጣል። ነገር ግን ይህ ሀዘን አይጎዳ፤ ያንጻል ያሳርፋል። ጨረቃ እንደ ዝምተኛ ጓደኛ ሀዘናችንን ትሰማዋለች። በጨረቃ የጨረቃ ብርሃንን ትወዳለ? የሚለው ጥያቄ ከብርሃን በላይ ነው። ሰላምን ትወዳለህ ጸጥታን ትፈልጋለህ። ራስን ለመስማት ጊዜ ትሰጣለህ። የጨረቃ ብርሃን ይህንን ሁሉ ይወክላል። እኔ የጨረቃ ብርሃንን እወዳለሁ ምክንያቱም አያጣጥም፤ አይጣመምም፤ አይጮሁም፤ ግን በጥልቅ ይነካል። እንዲሁ በህይወት እንዲሁ መሆን እንዳለባት ያስታውሳኛል። በረጋ መንገድ ብርሃን ሌሎችን ማብራት እንደምችል ያስተምረኛል አመሰግናለሁ።

ልብስ ምን ያህል ጊዜ ታጥባለህ? ይህ ጥያቄ ቀላል እና የእለተ ተእለት ነገር እንደሚመስል ቢሆንም ከንጽህና ከጤና ከባህል ኢኮኖሚ እና ከግል ተግባር ጋር በጣም የተያያዘ ጉዳይ ነው። ልብሳችንን ማጠብ ብቻ አይደለም ራሳችንን ማክበር ሌሎችን መከበር ጤናችንን መጠበቅ ማለት ነው። ሰው ልብሱን ምን ያህል ጊዜ እንደሚያጥብ እና በብዙ ነገሮች ይወሰናል። ከመጀመሪያ የሚታይ ነገር የልብሱ አይነት ነው ለምሳሌ የውስጥ ልብስ በየቀኑ መታጠብ አለበት። ይህ የጤና ጉዳይ ነው ክርክር የለበትም። ሸሚዝ ወይም ቲሸርት ብዙ ጊዜ ከአንድ ወይም ከሁለት ጊዜ በኋላ መታጠብ ይገባል። በተለይ ብዙ ርጥበት ካለ ስራ ከባድ ወይም ከሆነ ላብ ከወጣ ሌላ ነገ የ የሚያወራው የአየር ሁኔታ ነው በሙቀት ወቅት ሰው ብዙ ይለብሳል። ስለዚህ ልብሱ በፍጥነት ይበከላል በዚህ ጊዜ ልብስ በተደጋጋሚ መታጠብ ያስፈልገዋል። በቀዝቃዛ ወቅት ግን ላብ አነስተኛ ስለሆነ አንዳንድ ልብሶች ሁለት ወይም ሶስት ጊዜ ከተለበሱ በኋላ ሊታጠቡ ይችላሉ። የስራ አይነት ትልቅ ሚና አለው። ከቤቱ ውጪ ከባድ ስራ የሚሰሩ ሰዎች ግንባታ እርሻ ፋብሪካ ወዘተ ያሉ ስራዎች ላይ ያሉ ሰዎች ልብሳቸውን በየቀኑ ማጠብ ይኖርባቸዋል። ቢሮ ውስጥ የሚሰሩ ሰዎች ግን እንደሁኔታው ሊያስተካክሉት ይችላሉ። ልብስ ማጠብ ባህላዊ ጉዳይም ነው። በአንዳንድ ባህሎች ንጽህና በጣም ይከበራል ልብስ ብዙ ጊዜ ይታጠባል በሌሎች ቦታዎች ግን ውሃና ሳሙና እጥረት ስለሚኖር ሰዎች በተገቢ ሁኔታ ለማስተካከል ይሞክራሉ። እዚህ ላይ ጥበብ ያስፈልጋል። ንጽህናን ሳንተው ሀብታችንን በአግባቡ መጠቀም አንዳንድ ሰዎች ብዙ ጊዜ መታጠብ ልብስን ያበላሻል ይላሉ። ይሄ እውነት ያለብ እውነት ያለው ነገር አለው። ልብስ በተደጋጋሚ ቀለሙ ሊደበዝዝ ጨርቁም ሊደክም ይችላል ስለዚህ ልብስን በአግባቡ ማጠብ አስፈላጊ ነው። ቆሻሻ ሲሆን ሲቆሽሽ መታጠብ ንጹህ ሲሆን በንጽህና መጠበቅ ልብስ መታጠብ ማጠብ ከጤና ጋር በቀጥታ ይያያዛል። ያልታጠበ ልብስ ባክቴሪያ ፈንገስና መጥፎ ሽታ ሊያስከትል ይችላል። ይህ የቆዳ ችግር እብጠት እና ሌሎች የጤና ችግር ሊያመጣ ይችላል። ስለዚህ ልብስ ማጠብ የግል ጉዳይ ብቻ ሳይሆን የጤናም ጉዳይ ነው። እንዲሁም ልብሳችንን ስለ እኛም መልእክት ይናገራል። ንጹህ እና የታጠበ ልብስ ሰው ራሱን እንደሚያከብር ያሳያል። በስራ በትምህርት ወይም በማህበራዊ ግንኙነት ውስጥ ይህ በጣም አስፈላጊ ነው። ሰዎች መጀመሪያ የሚያዩት ነገር መልክ ነው እና መልክ በብዙ ሁኔታ በንጽህና ከንጽህና ይጀምራል። በመጨረሻ ልብስ ምን ያህል ጊዜ ታጥባለህ? የሚለው ጥያቄ አንድ መልስ የለውም። እንደ ሁኔታው እንደ ልብሱ አይነት እና እንደ አየሩ ሁኔታ እና እንደየሥራው ይለያያል። ነገር ግን አንድ ነገር ግልጽ ነው። ንጽህና ግዴታ ነው አማራጭ አይደለም። ልብሳችንን በአግባቡም ማጠብ ማለት ራሳችንን ጤናችንን እና ማህበራችንን ማክበር ማለት ነው። ጨርሻለሁ።

ከስራ ሰዓት በኋላ ትሰራለህ ይህ ጥያቄ ቀላል ይመስላል ቢሆንም ከግል ህይወት እስከ ሙያና ማህበራዊ ባህል ድረስ ጥልቅ ትርጉም ያለው ጉዳይ ነው። ከስራ ሰዓት በኋላ ስለ ስራ መስራት ምን ማለት ነው? አይቀርም ሰው ስራ ቢጨርስም በተጨማሪ እንደሚሰራ እንዲሰራ ማለት ነው። ምክንያቱም ይህ በግል ግንዛቤ በኢኮኖሚና በህይወት እንደሚያስፈልገው ነው ከስራ ሰዓት በኋላ ሰው ስራ ሲያደርግ ምክንያቶች ብዙ ናቸው አንደኛው ለግል ጥቅም ነው ቤት ወይም ግል ፕሮጀክት ከስራ በኋላ መስራት ለራሱ የሚሰጥ ተመን እና ማርክ ነው ሰው ራሱን እንደሚያሻሽልና ተስፋ እንደሚያስገኝ ስራ ማድረግ ይችላል። ሌላ ነገር የገንዘብ እና የኢኮኖሚ ምክንያት ነው በብዙ ሰዎች ከስራ ሰዓት በኋላ ተጨማሪ ስራ ለመስራት ይመርጣሉ በዚህ መንገድ ገንዘብና የህይወት ጥቅም ያገኛሉ ቤተሰብን ይደገፋሉ ወይም የግል ህልም እንዲፈጸም ይረዳል። ከስራ ሰዓት በኋላ ስራ ለመስራት የማህበራዊ ጥቅም እንደሚያስገኝ አስፈላጊ ነው በስራ ቦታ ውስጥ እንደሚታይ ተጨማሪ ስራ ማድረግ የባለሙያነት ማሳያ ነው። የግል ጥራትን ያስቀምጣል ተማሪ ወይም የስራ አካል ሲሆን ተስፋ እንዲያገኝ ይደርሳል እንዲሁም ትራማና ግንዛቤ የሚሰጥ ስራ መሆኑን ያሳያል። ነገር ግን ከስራ ሰዓት በኋላ ስራ መስራት ሁሉም ሰው አይወድም አንዳንድ ሰዎች ቤት ሲመለሱ አንዳንድ ጊዜ ስራ ማድረግ ይችላሉ ነገር ግን አንዳንድ ሰዎች ውስጥ በውስጥ ድካም ወይም የእርስ ተቃዋሚነት ምክንያት ስራ ማድረግ አይፈልጉም። ህይወት የህይወት የተለያዩ ሁኔታዎች ያመለክታል በአጠቃላይ ከስራ ሰዓት በኋላ ስራ ማድረግ ብዙ ጊዜ ማስተላለፊያ ነው ራስን ማሻሻል ገንዘብ ማግኘት ባህላዊና ማህበራዊ ጥቅም እንዲያገኝ ያደርጋል። ነገር ግን ሁሉን አይገባም ሰው ከስራ በኋላ ራሱን እንዲጠብቅና ራስን እንደ መልካም ማስተካከል አለበት። በመጨረሻ ከስራ ሰዓት በኋላ ስራ መስራት የግል ፍላጎት የኢኮኖሚ ፍላጎት የማህበራዊ ተግባር አስፈላጊነት ያሳያል ሰውን ራሱን ያስተካክላል አእምሮን ያረጋግጣል ያረጋጋል ህይወት ይጨምራል ማህበሩንም ይጠብቃል። ከስራ ሰዓት በኋላ ትሰራለህ? ይሄ ጥያቄ ከባድ ግንዛቤና እርግጠኛ የሚያስገኝ ጉዳይ ነው።

ጥያቄው ወተት ትጠጣለህ ማለት ምን ማለት ነው? ይህ ቀላል የሚመስለው ጥያቄ ብዙ ጊዜ ልቦለድ እንደሚመስል መንፈስ እንደሚያነቃቃ ታሪክም እንደሚፈጥር ወይም ግንኙነት እንደሚገነባ ይታወቃል። ዛሬ በነጻነት ለመናገር ለመነጋገር በተሰበሰብንበት ይህ መድረክ ይህ ጥያቄ መልሱ አንድ ነገር ሳይሆን የመግለጽ መብት ራሱ ስለሆነ እንደ ምሳሌ ይቆማል። ወተት ምነኛ አስፈላጊ ነው ማን ያክል ምን ያክል አስፈላጊ ነው ለማን ነው የሚለውን ማንኛውም ነገር ለመጠየቅ ለመወያየት እና ለመመርመር ያለንን መሰረታዊ መብት ነው። የነፃ ንግግር ነፃ ንግግር የሚለው ጽንሰ ሀሳብ የሚጀምረው ነፃ የሚለው ቃል ሲሆን ይህ ገደብ ከግፍ ከፍርሃትና ከማስገደድ የጸዳ መሆን ማለት ነው። ነገር ግን በህግ የተጠበቀና በህዝብ ውስጥ በርካታ ድንበር ውጪ እንዲሰሙ የሚያስችል ሁኔታ ማለትም ነው። ይህ መብት በአለም አቀፍ የሰባዊ መብት ህግ በኢትዮጵያ ህግ መንግስት እንዲሁም በታሪካችን ስርዓት ውስጥ ተጠቃሽ የሆነ ነው። እንደ ጥንታዊው የኢትዮጵያ ንግግር የንግግር ማህበረሰብ የሚለው ጽንሰ ሀሳብ ያሳያል። አባቶቻችን እና እናቶቻችን በዙፋን አካባቢ በደብረ ቤት በገበያ አደባባይና በማህበር ውስጥ ለመናገር ለመከራከርና ለመቃወም ይሰባሰቡ ነበር የነገስታት ንግግር። የሲዳማ ጉባኤ የቤተክርስቲያን እንትንናት እና የገበያ ተናጋሪዎች ትእዛዝ ሁሉም ይሄ ማህበራዊ አለመግባባት ያሳያሉ። ነፃ ንግግር ማለት ብቻ ለመናገር መብት ሳይሆን የሌላውን ንግግር ለመስማት ለመቃወም ወይም ለመቀበል ያለንን እድል ነው። አንዳንድ ሰዎች የንግግር ቃል ብቻ ነው ለምን እንጨነቃለን ይላሉ ነገር ግን ቃሉ ነገሩን የሚለውጥ አመለካከትን የሚቀይር ማህበረሰብን የሚያስተካክል ሀይል ነው። ያለ ነፃ ንግግር ምርጫ ማለት ባዶ ቃል ነው ህዝብ የሚመረጠው አስተዳዳሪ ህግ ወይም ምን እንደሆነ ሲጠይቅ መልስ መስጠት አለበት። ይህ እድል የሚመጣው በመገናኛ ብዙሃን በውይይት መድረኮች እና በግል ውይይት በነጻነት የሚደረጉ ውይይት ናቸው። ብዙ ጊዜ የሚሰማው ድምጽ ሀይለኛው ድምጽ ብቻ ነው ነፃ ንግግር የድምጽ ማዋጫ ነው። ማዳመጫ ነው የተጎዱ የተገረፉ የረሻውን ሰዎች የሚላቸውን አስተያየታቸውን ለማዳመጥ የሚያስችል። ወተት ትጠጣለህ የሚለው ጥያቄ ከፍተኛ የሆነ የማህበራዊ ደረጃ ያለው ሰው ልጅ ሊጠይቅ ይችላል። እነሱ ማህበራዊ እኩል ነገር የገቢ ክፍፍል እና የጤና አገልግሎት ላይ አዳዲስ ውይይቶች ሊከፍት ይችላል። ሀገር በአንድ አስተያየት በአንድ ሀሳብ ብቻ ከተገደበች እድገቷ ይቆማል ሁሉንም አይነት ሀሳቦች አዳዲስ ቴክኖሎጂዎች ይሄን ኪነ ጥበብ ፈጠራዎች እና የሳይንስ ግኝቶች የሚመጡበት በነፃ የሀሳብ ልውጥ ሰርጎች ነው።